እምነቴ በህይወቴ ውስጥ ትልቅ ቦታ አለው በየሁዱ ቤተክርስቲያን እሄዳለሁ። ጸሎትና መዝሙር እወዳለሁ የወንጌል ትምህርት። ምክር የተሰጣ ከማህበረሰብ ጋር መገናኘት እወዳለሁ ያስደስተኛል። ቅዳሴ ሰላም ያስገኛል ነፍስን ያድሳል። የምትንም በቤት ውስጥ እጸልያለሁ ጠዋትና ምሽት። እንደዘራለን እምነት መጽሐፍ እናነባለው። በጾም ጊዜ ህግን እየተከ እከተላለሁ። ይህም ተሳይ እርግጥ ይሰጣል። እምነት ተስፋ ይሰጣል እግዚአብሔር ላይ እተማመናለሁ